ቀትር ላይ ድንች ድንች ደስ ይለኛል። ድንች በቃርያ የተጠበሰ እሱም ቆንጆ ነው። ደስ ይለኛል እሱን መመገብ። ድንች ደስ የሚል ነገር ነው ያወፍራል። እና ጠቃሚም ነው ለሰውነታችን።